የምወደው መተግበሪያ እንግዲህ አሁን ብዙ የተሻሻሉ መተግበሪያዎች እየመጡ ነው እንደ ኢጅ እንደ ጎግል ክሮም ምናምን የመሳሰሉ ጎግል ምናምን የመሳሰሉ መተግበሪያዎች አየመጡ ነውና። እኔ ወድጄው ሁልጊዜ የምጠቀመው መተግበሪያ እንግዲህ ሁልጊዜ ወድጄው የምትጠቀመው መተግበሪያ ጉግል ክሮም ነውና ያው ክሮም ይመቸኛል። ራሱን አፕዴት አድርጎ መጥቷልና ራሱን አሻሽሎ ስለዚህ ይሄ ያው ጉግል ክሮም ነው ምርጫዬ ማለት ነው

"ልብስ ምን ያህል ጊዜ ታጥባለህ?" ነው የሚለው። ልብስ ብዙ ጊዜ አጥባለሁኝ። ያው ሳምንት አንድ ጊዜ ነው የሚባለው ነገር ግን ያው ሲቆሽሽብኝ ወይም እንትን ሲል ደግሞ የምፈልገው አይነት ልብስ ከሆነ ያው ወዲያው ወዲያው አጥባለሁ ማለት ነው፤ እና ሶስት ጊዜ አራት ጊዜ ላጥብ እችላለሁ። ስለዚህ በዋናነት ግን ምን ያህል ጊዜ ታጥባለህ የሚለው ከአንድ እስከ ሁለት ጊዜ ወይም ደግሞ በሳምንት ውስጥ ከአንድ ጊዜ እስከ ሁለት ጊዜ ላጥብ እችላለሁ ቆሸሸር ከተባለ አንድ ጊዜ ላጥብ እችላለሁ፤ አልቆሸሸም ከተባለ ደግሞ ከሁለት ጊዜ በኋላ ላጥብ እችላለሁ ከሁለት ጊዜ በላይ።